ባል የምለው ቃል እንግዲህ ምንድነው? የሚስቷ ባለቤት ማለት ነውና ባል ማለት የቤተሰብ አስተዳዳሪ ሆኖ የቤተሰብ አባት የልጆቹ አባት የሚስቱ ደግሞ የትዳር አጋሯ ባል ተብሎ ሊጠራ ይችላል ማለት ነው። ባል እንግዲህ ቤተሰብን የሚመራ በዋናነት ማለት ነው የአባወራ የቤት አባወራ። ደግሞ የቤት ህግ የሚያወጣ ቤትን የሚያስዳድር የቤት ነገር የሚመለከተው ማለት ነው። እና ባል መሆን ከባድ ነው። እና ባል እንደዚያ ነው ማለት ነው የሚስት ተቃራኒ ማለት ነው። ያ ባል ማለት የወንድ ጾታ ሆኖ የቤቱ ባለቤት ሆኖ በወንድ ጾታ የሚገለጽ ባል ተብሎ ሊጠራ ይችላል

ጊባ ጊባ የሚለው ቃል እንግዲህ የሚገልጸው በውጪ ያለ ሰው ከቤትም ሊሆን ይችላል ከግቢም ሊሆን ይችላል። ከሩቅ የሚመጣ ሰውን ወደ ቤት ማስገባት ወዳለበት ቤት ትእዛዝ መስጠት ማለት ነው። ያ ማለት ሰላማዊ ትዝታት ፍቅር ያለው ፖዘቲቭ ሪስፖንስ መስጠት ማለት ነው። ይሄ ይወጣል አምጥቼ ይገባል ግባ ተፈቅዶላል ግባ ይባላል ማለት ነው። እና ከውጪ የሚመጣን ሰው ወይም እቤት ውስጥ ወይ ግቢ ውስጥ የሆነ ቦታ ውስጥ ያልነበረ ሰው ለመግባት ፍቃድ ሲጠየቅ ብዙ ጊዜ ምንድነው ጊባ የመሄድ ፍቃድ ይሰጠዋል ማለት ነው። መግባት እንግዲህ ከትእዛዝ ጋር ተያይዞ መልካም ትእዛዝ ሲኖረው መልካም ፍቃድ ስኖረው ግባ ተብሎ መልገላት ትችላለህ ማለት ነው። ግባ ተቃራኒው ውጣ የምለው ቃል ነው። ውጣ ማለት አልፈልግም አንተ አታስፈልገንም አንተ አታጠቅምም ስለዚህ ውጣ የሚል ቃል ሊሆን ይችላል ማለት ነው። እና የግብ ተቃራኒ ውጣ

ብርቱካን ብርቱካን የሚለው ቃል ምንድነው? እንግዲህ የፍራፍሬ አይነት ሆኖ በጣም ተወዳጅና የሚጎኘመጀጅ ማለት ነው። የሚያጎመጅጅ በጣም ጥሩ ወጣት ለማየት የሚያምር ለመብላትም የሚያምር በሁሉ በወንዷ ልጅ ለወዳጅነት ያገኘ የፍራፍሬ አይነት ተብሎ ሊጠራ ይችላል ማለት ነው። እና ይሄ ነገር ምንድነው ጥቅሙ? ብዙ ጥቅም አሉ ቪታሚኖች ብዙ ፕሮቲኖች በውስጡ ሊገኙበት ይችላሉ ማለት ነው። እና ትምህርቴን በብዛት በቪታሚን ሲ የበለፀገ ምግብ እንደሆነ ሳይንሳችን ባዮሎጂያችን ይነግረናል ማለት ነው። እና ብርቱካን በጣም ይወደዳል ማለት ነው። ብርቱካን ቢለል ለምሳሌ ሰዎችን ሲንጠራ ቆንጅዬ የሚታዝጎመጅጂ የሚትናፍቂ የሚለውን ስያሜ ሊያግስ ገኝ ይችላል ማለት ነው

ደሞዝ ደሞዝ ማለት። አንድ መንግስት ሰራተኛ ሊሆን ይችላል በግል ተቀጥሮ የሚሰራ ሰው ከወር እስከ ወር ጠብቆ የሚያገኘው እና ከዚያ ከሚያገኘው በፐርሰንት ለመንግስት የሚከፍለው ሲሆን እየተጣራች ወይም ከመንግስት ቀረጥ ወይም ከመንግስት ታክስ ነፃ የሆነችዋን ናት በእጅ የምትገባው ኔት ወይም ንጹህ ደሞዝ ስትሆን በአጠቃላይ ሁሉን ያቀፈ ምንድነው ደሞዝ ተብሎ ልጠራ ይችለል ማለት ነው? ደመወዝ ማለት ስር ቃሉ ምንድነው? የደመን የወዜን የላቤን ቢለ የተባለው ቃል የሚያስታውሰንና የተባረከችና የተፈቀደ እንጀራ ደሞዝ ተብሎ ሊጠራ ይችላል ማለት ነው

ጥራት የሚለው ቃል በእንግሊዘኛ ኳሊቲ የሚለውን ቃል የሚገልጽ ቃል ሲሆን። ጥራት ማለት የአንድን እቃ እንትን ማለት ነው የተሰራበት በጥሩ ሁኔታ የተሰራበት ማለት ነው። ደግሞ ፎርጂድ አይደለም። በጥራቱ የተጠበቀ ያ ማለት ኳሊቲው የተጠበቀ ማለት ነው ኳሊቲው የተጠበቀ ጥራቱ የተጠበቀ ማለት። በስነ ስራት እያንዳንዱ ቅድመ ተከተል ተከትሎ ኢንተርናሽናል ስታንዳርድ መሰረት የሚሰራው ስራ። ምን ይባላል ጥራት በምለው ሊገለጽ ይችላል ማለት ነው። እና ጥራት በጣም አስፈላጊ ነው። ጥራት በጣም ይወደዳል በጥራት የተሰራ ስራ። አመርቂ ነው አመስገኝ ነው አኩሬ ነው። በጥራት መስራት በጣም ጥሩ ታማኝነትን ያስገኛል ደንበኛ ያመጣል። ጥራት ያለው ነገር በጣም ጥሩ ነው

ሺያጭ ሺያጭ የሚለው ቃል ምንድነው? ሺያጭ ማለት በአጠቃላይ በንግድ መስመር ላይ ማለት በገበያ የሚነገር ቃል እና ለሽያጭ አንድን እቃ ለሽያጭ ማለት ለገበያ የወጣ እቃ ሽያጭ ማለት ነው ሽያጭ ማለት እንግዲህ ምን ያህል ሽያጭ ተፈጸመ ማለት ምን አይነት ይገንዘብና እና የእቃ ልውውጥ በጉባኤው በገበያ በሱቅ ተደረገ የሚለው ቃል የሚገልጽ የሚያስረዳ ሽያጭ ተብሎ ሊገልጽ ይችላል ማለት ነው እንግዲህ ብዙ ጥሩ ጥራት ያለው ነገር ካለ ጥሩ ሽያጭ ይፈጽማል ደግሞ የወረደ ጥራት ያለው በቃ እንግዲህ ሲያጮህ ይሄን ላይፈጸም ይችላል ማለት ነው።

ቤት የምለው ቃል እንግዲህ ምንድነው? ሶስት መሰረታዊ ለሰው ልጅ ከሚያስፈልገው ነገሮች አንደኛው እና የሰው ልጅ የሚጠለልበት መጠለያ ማለት ነው። ለሰው ልጅም ሊሆን ይችላል ለእንስሳትም ሊሆን ይችላል ለተለያየ ነገሮች የራሱ የሆነውን መጠለያ አለ ያ መጠለያ ምን ይባላል? ቤት ተብሎ ሊጠራ ይችላል ማለት ነው። ቤት ማለት እንግዲህ የሰው ልጅ ከብርድ ከ ከአራዊት ትንኩሳ ደግሞ ከተለያዩ ነገር የሚጠለልበት ማለት ነውና። ያ ማለት ድንበር ያለው እና ቤት ማለት እንግዲህ ብዙ ነገር በውስጡ ሊይዝ የሚችል ቤተሰብን ሊይዝ የሚችል። አንተ በህይወት ያፈራሀቸውን ነገሮችን ሁሉ ደብቆ በውስጡ አቅፎ ሊይዝ የሚችል በተለይ ከተለያዩ ነገሮች የሚሰራ በተለያዩ በህንፃ ሊሆን ይችላል። በሳር ቤትም ሊሆን ይችላል በእንጨት ሊሆን ይችላል በጭቃ ሊሆን ይችላል በተለያዩ በድንጋይ ሊሆን ይችላል በተለያየ ነገር የምሰራ ማለት ነው

ማንበብ የሚለው ቃል እንግዲህ ምንድን ነው? ማጥናት የምለው ቃል ከመጽሐፍ ወይም ከሰፈረ ጽሁፍ። ፊደላትን ከፊደላት ጋር በማገናኝት ሰው ያነባል ማለት ነው። ህፃን ልጅ መጀመሪያ ምንድነው የሚያውቀው? መስማት ይችላል ከመስማት ምን መናገር ከመናገር መጻፍ ከመጻፍ ወደ ማንበብ ሊመጣ ይችላል። ማለት ማንበብ ከማንበብ ወደ መጻፍ ሊመጣ ይችላል ማለት ነው። እና እንግዲህ ማንበብ ጥሩ ነገር ነው። ማንበብ እንግዲህ አስፈላጊ ነው። ያነበበው ሰው ያጠና ሰው ብዙ ነገር ያውቃል ማለት ነው። የማንበብ ልምድ ማዳበር አለብን ነው ማለት ነው። የሀገር ሰው ራሱ ሲጠራት ምን ይላል? ያላነበበ የአእምሮ እና ያልበላ ጮጋራ ሁለቱም አንድ ነው አሲድ ይመነጫል። የምለው አበባል አለ ስለዚህ ማንበብ አስፈላጊ ነው

እንደምን አደሩ የምለው ቃል እንግዲህ ሰላምታ ነው። እንደምን አደሩ ማለት ጥያቄያዊ ነው ጥያቄ የሰላምታ ጥያቄ ማለት ነው የሰው ልጅ አዳሩ እንዴት ነበረ ምሽቱ እንዴት ነበረ? ከማታ ጀምሮ እስከ ንጋት ያለውን ጊዜ በሰላምታ መልክ መጠየቅ ማለት ነው። ጠብቆቱም መልካም ህይወቱን ሰው ፈጣሪ ሊያመሰግን ሲፈልግ ምንድ ነው ያሳደረን? አምላክን ለማመስገን እ የሚያስታውስ ቃል እንደምን አደሩ ማለት ክብር ያለውና ሞገስ ያለው አነጋገር ነው። እና እንደምን አደሩ ሲባል የሰው ልጅ ምን ይላል? እግዚአብሔር ይመስገን ሙስሊም አላምድሊላ በማለት መልሱን ሊመልስ ይችላል ማለት ነው። እና በጣም ጥሩ ነገር ነው። እርስ በእርስ እንደዚህ ሲባል እርቅ በማህል እንዳለ ፍቅር በመሃከላችን እንዳለ የሚያስታውስ ቃል ነው ማለት ነው። እና ይሄ ቃል እንግዲህ ይበረታታል ተወዳጅ ቃል ነው በብሁሃኑ ዘንድ

ሻይ የሚለው ቃል እንግዲህ ምንድነው ሻይ ቅጠልና ሻይ ቅምም ከሚባለው ነገር ተቀምሞ በውሃ ተበጥብጦ በሱኳር የሚጠጣ ማለት ነው ብዙ ጊዜ ጠዋት ጠዋት ለሰውነታችን ለማሞቅ እና ሰውነታችን ለማነቃቃት የምንጠቀመው ሻይ ተብሎ ይጠራል ማለት ነው። ሻይ ማለት እንግዲህ መጠጥ አይነት ሆኖ ትኩስ መጠጥ ውስጥ ይመደባል። ሻይ እንግዲህ ያው ተወዳጅ ነው በጠዋት በጠዋት ይጠጣል። ለማንቂያ ይሆናል እንደውም ጠዋት ተነስተህ ብርድ እንዳይሆን ሰውነታችን እንዲሞቅ የምንጠቀመው ነው። እኔ ደግሞ የሰውነታችን የድማችን ዝውውር ደግሞ የምግብ አፈጫጨት ስራታችንን ሁሉ እንዲስተካከልልን ሰው የሚጠቀመው መጠጥ ሻይ ተብሎ ሊጠራ ይችላል ማለት ነው። እና ሻይ እንግዲህ ሰዓት አለው ብዙ ጊዜ ሻይ የሚጠጣው ጠዋት አንድ ሰዓት አካባቢው ሁለት ሰዓት አካባቢ ነው የሚጠጣው። ከዛ በተጨማሪ ሌላ ሼይ እረፍት ጊዜስ ስራ ሰዓት ቀደም ስለ አራት ሰዓት አካባቢ ደግሞ ዘጠኝ ሰዓት አካባቢ ሻይ የረፍት ተብሎ የጠጣል መለት ነው። ለእረፍትም ይጠቀማል ማለት ነው

ይወድሃለሁ ይወድሃለሁ የምለው ቃል እንግዲህ አንድ ግለሰብ ወይም አንድ ግለሰብ ለሌላኛው ግለሰብ እወዳለሁ የሚል መልእክት ሊያስተላልፍ ይችላል ማለት ነው። ያ ማለት ምንድ ነው? አፈቅራለሁ ደግሞ ያንተ በእኔ ጋር ቦታ አለክ። አንተ በፖዘቲቭ አንተን ተቀብያለሁ። ተወዳጅ ነህ። እንደውም የምትሰራው ስራ በነገይታ ትክክል ነው የምትሆነው አኳኋን ትክክል ነው። አንተ ጥሩ ሰው ነህ በሚለው ምስጋናን ሙገሳን ለሰው ማስመስጠት ማለት ነውና። ሙገሰን ማበረከት ማለት ነውና። ውደሳን ማበረከት ማለት ነውና። ይሄ ቃል እንግዲህ በጣም ተወዳጅ እና የሚያስደስት ቃል ነው። በጣም ደስ የሚል ቃል ነው። እንግዲህ ሰው ሁሉን መወደድን ይፈልጋል። መጠላትን ማንም አይፈልግም። እና ተወዳጅ መሆን ማለት እንግዲህ የመወደድን ግርማ መውገስ እንግዲህ ጽጋ ነው። ከፈጣሪ ዘንድ የሚሰጥብህ በመሆኑ ያስቀና ነው ማለት ነው። እና በጣም የሚያስቀና ነገር ነው። አመሰግናለሁ

አያት የሚለው ቃል የእናታችን እናት የአባታችን አባት የእናታችን አባት የአባታችን እናት በአጠቃላይ አያት ተብሎ ሊጠራ ይችላል ማለት ነው። አያት እንግዲህ ለአንድ ግለሰብ አራት አያቶች አሉ ማለት ነው። እና አያት ማለት እንግዲህ ሁለተኛ አባት ሁለተኛ እናት ናቸው። አያት እንግዲህ ለሰው ልጅ በጣም አያት ሲኖር ደስ ይላል ማለት ነው። አያት ዞሮ መግቢያ ይባላል ማለት ነው። ዞረህ ዞረህ ዞረህ ወይ አያት ጥበብ ትገባለህ ማለት ነው። ለምሳሌ እናት አባት እንኳን ቢያባርሩ ቢናደዱብኝ የምትጥልለው ሄደህ የምትደሸሸገው ወደ አያቶቻችን ነው ማለት ነው። አያቶቻችን በጣም ይወዳሉ በጣም በመናፈቅ ነው የልጅ ልጅ ለማየት በጉጉት በናፍቆት የሚጠብቁ ከመሆኑ ጋር ተያይዞ። እያቶቻችን እንግዲህ እያቶች ለልጅ ልጆቻቸው በጣም ቅርብና በጣም ዘመድ በጣም የሚወደዱ። ልጆቻቸውም ደግሞ የሚወዷቸው እነርሱም ልጆቻቸውን የልጅ ልጆቻቸውን የምወዷቸው ስለሆኑ ፍቅር ናቸው በምለው ልገለጹ ይችላሉ ማለት ነው

እንደምን ነህ የምለው ቃል እንግዲህ ምንድነው እንዴት ነህ እንደምን ነህ ማለት ሰላም ነው ወይ ደህና ነው ወይ? ኑሮ እንዴት ይዟል ሁኔታዎቹ እንዴት ይዟል የሚለው በአጠቃላይ የሚጠይቅ የሰለምታ አይነት ነው። ማለት ያ ማለት ለመጥፎን ሳይሆን ሰው ያንተን ጥሩ ነገር ለመስማት ጆሮውን አቁሞ እንደምን ነህ ብሎ ይጠይቃል ማለት የሰው መልስም እንግዲህ ይብዛም ይንሳም። ያስደስት ደግሞ ይክፋ ምንድነው መልሱ እግዚአብሔር ይመስገን ደህና ነኝ የሚል። ባህላዊ ምላሽ አለ የሰው ልጅ በህይወቱ እስካለ ድረስ። ነገ ሌላ ቀን ነገ ይቀየራል ብሎ ስለሚታሰብ አሁን በምሆነው ነገር ላይ እግዚአብሔርን ያመሰግናል ማለት ነው። እና እንደምን ነህ ሲባል እግዚአብሔር ይመስገን ደህና ተብሎ መልስ ይሰጠል ማለት ነው

መረጃ መረጃ የሚለው ቃል እንግዲህ ምንድነው? አንድን ነገር? ምንድነው አንድ ነገር ተጨባጭ ነገር ሊያሳምን የሚችል ማለት ነው። የሆነ ድርጊት ከተከሰተ በኋላ የተደያዩ አይነት ድርጊቶች ሊሆኑ ይችላል ምንድነው? መረጃ ይያዛል ማለት ያ ማለት ይቺን ነገር መታመኛ ወይ ማሳመኛ የሆነ ኪደት ቢፈጽም እንኳን በዚህ በዚህ መረጃ አስደግፌ በመረጃና በማስረጃ አደራጅቼ አሳምናለሁ ማለት ለማለት ሰው የሚይዘው መረጃ ሊሆን ይችላል ማለት ነው። መረጃ ማለት ኢንፎርሜሽን የሚለው እንግሊዘኛ ቃል ያለው ነው እና መረጃ ግድ ነው መረጃ አይናቂም መረጃ አይደነቂም ተብሎ ይጠራን ማለት ነው። ለምን ሰው መረጃ ነው ብሎ የሰጠውን ሁሉ ለማጣራት ግድ ይላል እንጂ መረጃ ዝም ብሎ ነው ተብሎም አይናቅም እውነት ነው ተብሎ ደግሞ አይቀበልም መረጃው እውነትም ሊሆን ይችላል ውሸትም ሊሆን ይችላል ማለት ነው። ሶ በተለያየ መንገድ መረጃ ሊሰጥ ይችላል ስለዚህ የማጣራትን አጣርቶ የመስማት የሰማውን ደግሞ እውነት ነው ውሸት ነው የሚለውን በማስረጃ የማስደገፍ ስራ የኛ ስራ መሆን አለበት ማለት ነው

ዳቦ ዳቦ ማለት እንግዲህ ምንድነው? የምግብ አይነት ሆኖ ከስንዴና ከተለያዩ ዱቄቶች ሊሰራ የሚችልና እንግዲህ ተወዳጅ ህፃናትም አዋቂዎችም የሚበሉት እንግዲህ ዳቦ ነው። ዳቦ እንግዲህ ዘውትር የሚበላ ምግብ ነው። በተለያዩ መበያዎች ዳቦ ይበላል ዳቦ ሳንበላ የሚውል ያለ አይመስልም ወይም ጥቂቶች ነን ማለት ነው። እና አስፈላጊ እና በተለያዩ በቤትም የሚጋገር በሱቆችም የሚጋገር በተለያዩ ሆቴሎችም ቢንሄድም የምናገኘውም በተለያየ መንገድ በዶሮ ዳቦ ተብሎ ደግሞ ፊዛ በርገር በሚባሉት ነገሮች ውስጥ በተለያዩ መንገድ በተለያዩ በቂ በማር ተለውሶ የሚቀርብ የምግብ አይነት ነው። እና ዳቦ እንግዲህ ተወዳጅ እና ቀለል ያለ ምግብ ነው። እና ደስ ይላል በሁሉም ቦታ ሊገኝ የሚችል ነው። በኢትዮጵያም በውጭ ባሉም የምገኝና ሁሉ ዘውትር የሚመገበው የምግብ አይነት ዳቦ ተብሎ ሊጠራ ይችላል

ድረ ገጽ ድረ ገጽ ማለት ምንድነው? እንግዲህ ብይን መረብ ተብሏል ሊጠራ ይችላል ማለት ነው። ወይም የየአየር መረብ ተብሎ ሊጠራ ይችላል ማለት ነው። እና ድረረገጽ ማለት አይሆነ ኢንፎርሜሽን ወይም የሆነ መረጃ ለማግኘት የምትገባበት በእንግሊዘኛ ሊንክ የሚለውን ነው ማለት ነው። እና ይሄ ማለት እንግዲህ ዘመን አመጣሽ ወይም ጠቅልሎቼ ጋር ተያይዞ የመጣ ነገር ድረ ገጽ ተብሎ ሊጠራ ይችላል ማለት ነው። እና የሆነ ነገር የለም ልጥብ የተለጠፈበት ቦታ ማለት ነው። ያ ማለት ኦንላይን ቦታ ወይም ሶፍትወር ውስጥ ጎርጎረን ዩመና ግንብት ቦታ ብዙ ጊዜ ደቢሉ ደቢሉ ደቢሉ ደብሉ ሊጠራ ይችላል። ወይ ካልሆነ በኢስላሽ ደብል ኢስላሽ ተደርጎበት የሆነ ነገር ሲቀመጥ ከዛው ማግኘት የምንችለው ድረ ገጽ ተብሎ ማህበራዊ መገናኛ ብዙ ወይም ማህበራዊ ሚዲያ ከሚባሉት አንዱ ድረ ገጽ ተብሎ ሊጠራ ይችላል

ጫማ ማለት እንግዲህ ምንድነው? በእግር የእግር ልብስ በአጠቃላይ የሚባለው ማለት ነው ያ ማለት። በእግር በካልሲ ጋር ካልሲ ተደርጎ ከካልሲ በታች እግራችን እ በድንጋይ እንዳይሰነቃቀል ወይ አፈር ረግጦ እ ተረከዛችን እና የጫማ ማለት መዳፋችን በአጠቃላይ የእግራችን እንዳይሰነጣጠቅ የምንጠቀምበት የእግራችን ልብስ ማለት ነው። መሰናኪሎች እንቅፋቶች እንዳይመቱን የሚከለክለን እና የእግራችን ደህንነት የሚጠብቅልን እ ልብስ አይነት ጫማ ያ ማለት ጠንከር ያለነው እንግዲህ ሶል አለው። ደግሞ የተለያየ ቦታ ስትሄድ እግራችን ደህንነቱን የሚጠብቅ ማለት ነው። እግራችን ከተለያዩ አይነት መርዛማ እጽዋትን ምንድነው? ተዋሲያንም ወይም ካልሆነ የተለያዩ እንስሳዎች እንዳይነድፉን እንዳይጎዱን የተለያዩ መርዘ እግራ ጫማ እንግዲህ ያው እግር ማለት ምንድነው ከመሬት ጋር ቀጥታ ግንኙነት ያለው የሰውነታችን አካል ክፍል ነው። እና በመሬት ላይ ያሉ የተለያዩ ነገሮች ወደ ሰውነታችን በቆዳ አማካይነት በእግር አማካይነት እንዳይገቡ የሚከለክልልን እ የቴክኖሎጂ ውጤት ጫማ ተብሎ ይጠራል ማለት ነው። እና ጫማ እንግዲህ የተለያዩ አይነት ጫማዎች አሉ። እና ጫማ ግድ ይላል ጫማ አስፈላጊ ነገር በመሆኑ ሁሉም ሰው ተገናዝቦ ጫማውን እያደረገ ይገኛል ማለት ነው

ሰላም ሰላም የሚለውን ቃል እንግዲህ ምንድነው? ሰላም ማለት የጸጥታ ችግር አለመኖሩን ደግሞ የጤና ችግር አለመኖሩን በተፈጥሮ የሚከሰት አደጋ አለመኖሩን ሰው ሰራሽ አደጋዎች አለመኖሩን የሚያረጋግጥልን ሰላም ማለት የጸጥታ ችግር አለመኖሩን ደግሞ የጤና ችግር አለመኖሩን የሰው ልጅ ጸጋ ማለት ነው። እና ያለ ሰላም እንግዲህ መንቀሳቀስ ያለ ሰላም መኖር ከባድ ነው ማለት ነው። እና እንግዲህ ሰላም ሁሉም ለሁሉም ሰው ለሰው ልጆች ሳይሆን ነፍስ ላላቸው ነው ደመ ነፍስ ያለ ሁሉ ወይም እንስሳትም እፅዋትም እጽዋትን ሰላም ያስፈልገዋል። ደግሞ ሁሉም ነገር በቃ ሰላም የማያስፈልገው የለም። ሰላም ለሁሉም ሰላም ለሁሉም ሁሉም ለሰላም መስራት አለብን ማለት ነው። እና ሰላም እንግዲህ ምንም ሊተካልን የማይችለው ነገር መሆን

የምስክር ወረቀት ማለት ነው የምስክር ወረቀት ማለት እንግዲህ ምንድነው? አንድ ነገር በጎ ስራ የሰራ ሰው ወይም ካልሆነ በአንድ ተቋም ጥሩ አገልግሎት የሰጠ ሰው ምንድነው የሚሰጠው ምስክር ወረቀት ማለት ነው ያ ማለት የምስጋና ምስክር ወረቀት ሊሆን ይችላል። ደግሞ እንደዚህ አይነት ብቃት እንዳለ አይተናል የሚለውን ምስክር ወረቀት ሊሆን ይችላል ማለት ነው። ምስክር ወረቀት የሚሰጠው መቼ? የሆነ ሰው ሽኝት ሲደረግለት ወይም ካልሆነ ይሄ ሰውዬ እንደዚህ አይነት ስራ በመስራቱ ማበረታታት አለብን እውቅና መስጠት አለብን የሚለውን ብዙ ሰው ተሰብስቦ ምስክርነትን በህዝብ ፊት ሲሰጥ ምስክር ወረቀት ያ ማለት ይሄንን የሆነ ስራ የሰራ አካል እንዲበረታታና ደስ እንዲለው የሚያደርግ ነገር ምስክር ወረቀት ተብሎ ሊጠራ ይችላል ማለት ነው። ምስክር ወረቀት ማለት እንግዲህ ለሰው ልጅ ምንድነው? ከአንድ ቦታ ወደ ሌላ ቦታ ሲሄድ ግን እንደዚህ አይነት ቦታ ላይ እንዲህ አይነት ስራ ሰርቻለሁ የሚለውን ለማስረዳት የሚሰጥ የምስክር ወረቀት ማለት ነው

ሮቡኡ ማለት እንግዲህ ምንድነው ከማክሰኞና ከሀሙስ መሃል ያለ ከሳምንት ሰባት ቀኖች አሉ በሳሚንታት ከነዚያ ውስጥ አንደኛው ማለት ነው። ሮቡ ማለት እንግዲህ ብዙ የስራ ቀን በመሆን የሚታወቅና በእኛ በኢትዮጵያውያን ዘንድ በጾም የምናሳልፍ ቀን ነው። በጸሎት የምናሳልፍ ቀን ሮቡ ተብሎ ሊጠራ ይችላል ማለት ነው። እና ሮቡ ማለት ምንድነው ስሙ የጊዒዝ ቃል ነው። ጊዒዝ ማለት እንግዲህ የኢትዮጵያ ቋንቋ ሆኖ የቤተክርስቲያን ቋንቋ ከዛ የመጣ አመጣጡ እንደዛ ያለና እንደ ጌታችን አምላካች እየሱስ ክርስቶስ ልያዝም ሰዎቹ የተመካከሩበት አይሁድ ምክረ አይሁድ የተፈጸመበት ቀን በሙሉ፤ በቤተክርስቲያን ይጠራል ማለት ነው።

ጀልባ ጀልባ የሚለው ቃል እንግዲህ የሰው ልጅ ከአንድ ቦታ ወደ ሌላ ቦታ በባህር ላይ ወይም በሀይቅ ላይ ወይም በተለያዩ ወንዞች ላይ የሚንቀሳቀስበት ነው ያ ማለት አሳ አስቃሪዎች ውሃው ወዳለበት ሆነ አሳዎቹ ወዳሉበት ወደ ውስጥ ገብቶ ለማስገር ለማስገር ሲጠቀሙ እንግዲህ ይሄንን ጀልባ ይጠቀሙታል ማለት ነው። ጀልባ ማለት መርከብ አይደለም ከመርከብ መለስተኛ ከተንኳይቱም መለሰተኛ አይነት ሆኖ የሚሰራ ማለት ነው። እና ብዙ ጥቅም የሚያስገኝ በውሃ ሰው ሲዝናና በውሃ ውስጥ ገብቶ ደግሞ የተለያየው ነገሮችን ሊሰራ ሲፈልግ ምንድነው? ይሄንን ጀልባ ይጠቀማል ማለት ነው።

ፀሀይ ፀሀይ እምትለዋ ቃል እንግዲህ በሰማይ ሆና ወደ አለም ወደ እዚህ መሬት ብርሃን ለሰው ልጅ የምትሰጥ ማለት ነው ማለት ነው። እና እንግዲህ ፀሀይ ለተለያዩ ፕላኔቶች ብርሃንን ትሰጣቸዋለች በራሷ ዙሪያ በራሷ በፀሀይ ዙሪያ በራሳቸው በየራሳቸው ዛቢያ ለሚንቀሳቀሱ ለፕላኔቶች ሙቀትም ትሰጣለች ብርሃኗንም ትሰጣለች። እንግዲህ ፈጣሪ ፍቃድ እስካሁን ጸንታ ያለችና በሁሉም ለደሃም ለሀብታምም ደግሞ ትንሽም ለትልቅም ለባሪያ ለጌታ ሳትል ለሁሉም እኩል የምትወጣና ለሁሉም እኩል የምትጠልቅ። ትክክለኛ ለእኛ ፀሀይ ተብላ ልትጠራ ትችላለች ነው ፀሀይ እንግዲህ ተወዳች ነው ፀሀይ። እንግዲህ ብርሃን ነው ፀሀይ ማለት ነፃ የማውጣትን የሚያሳይ ነገር ተፈጥሮ ማለት ነው። እና ድንቅና ወብ የሆነች ፍጡር በውስጧ ለክብነትን የያዘች በውስጧ ሙቀቷን የያዘች በውስጧ ብርሃኗን የያዘች። ፀሀይ ተብላ ትጠራለች ማለት ነው

ቢሮ ቢሮ ማለት ምንድን ነው? ለሲራ የምንጠቀምበት ያ ማለት ፎርማል የመንግስት ስራ ሊሆን ይችላል የተለያዩ የድርጅቶች ስራ ሲሰራ ሰው ቁጭ ብሎ የሚሰራበት ማለት ነው። ያ ማለት ሰው ባለ ጉዳይ መጥቶ እንግዲህ ስልጣን ያለው አካል የሚጠይቅበት ቢሮ ተብሎ ሊጠራ ይችላል ማለት ነው። ቢሮ ማለት እንግዲህ የራሱ ጸሐፊ ያለበት የራሱ አለቃ ያለበት የራሱ የስታፎች ወይም የስራ ባልደረባዎቹን አቅፎ የሚይዝ እና የሚሰሩበት የሚገናኙበት የሚወያዩበት ክፍል ማለት ነው። እና ቢሮ እንግዲህ አስፈላጊ ነገር ነው

ንፋስ ንፋስ ማለት የማይታይ የማይጨበጥ የማይዳሰስ የሆነውን ነገር ግን ጉልበቱ የሚታይና ሀቂሙ የሚታይ ሆኖ ከውቅያኖስ ይነሳል ተብሎ የሚጠራ ማለት ነው። ንፋስ ማለት በተለይ በኦክስጅን በውስጡ ካርቦን ዳይኦክሳይድ የተለያዩ ጋዞችን የያዘ እና ለሰው ልጅ ህይወት የሚሆን ነገር። ደግሞ ለእጽዋቶች ምግብ የሚያመስሉበት የተለያየ ነገር ይዞ የምንወጣና የተለያየ ነገር በውስጡ የያዘ ማለት ነው። እና እንግዲህ ንፋስ ምንድነው? ለሰው ልጅ አስፈላጊ ነው ለእንስሳትም አስፈላጊ ነው። ንፋስ ለእጽዋት የማይመራ ነው። አንዳንድ ንፋሶች ከእጽዋት ይመረጣሉ አንዳንዶቹ ደግሞ ከውቅያኖስ ይነሳል ተብሎ ይገመታል ማለት ነው

ቀይ ሽንኩርት ቀይ ሽንኩርት የሚባለው እንግዲህ ምንድነው? የጓሮ አትክልት አይነት ሆኖ ወጥ የሚሰራበት የዶሮ ወጥ የተለያዩ አይነት ወጦች እንግዲህ የሚሰሩበት በቀይ ሽንኩርት ነው። ቀይ ሽንኩርት እንግዲህ ማባያ ያለ ቀይ ሽንኩርት አይሰራም ተስ ቢሰራም እንኳን አይጣፍጥም። እና ቀይ ሽንኩርት የተለያየ ሱቆችን ለመስራት የማይገባበት የለም። እስኪባል ድረስ ጥቂም ላይ የሚውልና በመስኖና በተለያዩ ነገር በአጭር ጊዜ ውስጥ የድል ይደርስልን የሚችል የመሬት በረከት ማለት ነው። እና ቀይ ሽንኩርት እንግዲህ ብዙ ጥቅም አለው። ብዙ ንጥረ ነገሮችን በውስጡ የያዘ ከመሆኑ ጋር ተያይዞ በጣም ለሰው ልጅ አስፈላጊ ደረጃ ላይ ይገኛል ማለት ነው

ባቡር ባቡር ማለት ምንድነው? እንግዲህ ከአንድ ቦታ ወደ አንድ ቦታ ሊያንቀሳቅሰኝ የሚችል ያ ማለት የረጅም ኪሎሜትር ያሉባቸው መንገዶችም ሊሆን ይችላል። ወይም ቀን ሁነት ቀላል ላይ የምድር ባቡር ማለት ሊሆን ይችላል። እንግዲህ የተለያዩ ከባድ ምድር ባብሮች እንግዲህ ከባድ እቃዎቹን ለማስገባት ለምሳሌ የተለያዩ እቃወቹን መኪናዎቹን የተለያዩ ቁሰቁሶቹን ለማመላለስ የሚጠቅምበት የትራንስፖርት አይነት ባቡር ተብሎ ይጠራል ማለት ነው

ጠረጴዛ ጠረጴዛ የሚለው ቃል እንግዲህ ምንድነው? ከፊታችን ተቀምጦ አንዳንድ ነገሮችን በማስቀመጥ ለምሳሌ ጠርጴዛ ላይ ሳህን አድርገን መገቢ እንድንበላ ወረቀት አድርግን እንድናነብ ወረቀት አርግተን እንድንጽፍ ኮምፒውተር አድርግን ኮምፒውተር እንድንጠቀም ለተለያዩ ነገሮችን ለማድረግ የሚያገለግለን ሰረገላችን ጠረጴዛ ተብሎ ሊጠራ ይችላል ማለት ነው። እንግዲህ ጠረጴዛ ውብና የተለያዩ ጌጣጌጦች የተለያዩ ለአይናችን የሚመች ነገሮች የሚቀመጡበት እና በተለያዩ ደስ በሚያሰኝ ጨርቆች የሚሸፈር ማለት ነው

ቡርቱካናማ ማለት እንግዲህ ለቢጫነት የተቃረበ ከለር ሆኖ የሚያዝጎመጅጅ እና ደስ ለሚያሰኝ ሊሆን ይችላል ማለት ነው የቡርቱካን ቀለም ያለበት ማለት ነው። ቡርቱካን እንግዲህ የሚያስጎመጅጅ አይነት ወደ ቢጫነት የተቀየረ በጣም የበሰለ አይነት ማለት ነው። እና ተወዳጅ የሚለውን ሊተካ ይችላል ማለት ነው። እና ብርቱካናማ ማለት በጣም ያምራል በጣም ያስደስታል የሚለውን ቃል ይገናኝ ይችላል

መናፈሻ መናፈሻ ማለት እንግዲ ሰው የሆነ ነገር እየተጠቀመ ሻይ ሊሆን ይችላል ቡና ሊሆን ይችላል። እንትን ቀለል ያለው ምግቦችም ሊሆኑ ይችላሉ የተጠቀመ ንፋስ የሚያገኝበት ወይም እረፍት እረፍት የሚያገኝበት የመርጌ የተስተካከለ ወንበር እጽዋቶች ምናምን ያሉበት ቦታ መናፈሻ ተብሎ ሊጠራ ይችላል። የተለያዩ አይነት መዝነኛዎች ሊኖሩበት ይችላል የተለያዩ ወንዞች እና ትናንሽ ሰው ሰራሽ ወንዞችም ሊሆን ይችላሉ ሀይቆችም ኩሬዎችም ሊሆን ይችላሉ። ወይ ካልሆነ አንዳንዴ እነኚህ ፏፏቴዎች ሊኖሩ ይችላሉ እዛ ውስጥ ሆኖ ሰው ለተወሰነ ደቂቃ የራሱን አይምሮን ሪፍሬሽ የሚያደርግበት ቦታ መናፈሻ ተብሎ ሊጠራ ይችላል።

ማርች የሚለው ቃል እንግዲህ ምንድነው? ሰብተምበር ኦክቶበር ኖቨምበር ጀነዋሪ ፌብርዋሪ አፕሪል ሜይ ማርች ጁን ጁላይ ኦገስት እንግዲህ ማርች ማለት ስምንተኛ ወር አካባቢ ነው ያ ማለት ሚያዚያ ወር ማለት ነው። ማርች እንግዲህ ብዙ ብዙ ማርች ኤት የሴቶች ቀን የሚከበርበት እሱን ሲታወስ በማርች ጊዜ። ማርች ማለት ሚያዚያ ማለት ነው ስሙ የእንግሊዘኛ ቀን ነው ቃሉ በርግጥ ግን ወደ አማርኛ ሲተረጎም ሚያዚያ ወይም ስምንተኛ ወር የሚለውን ቃል ሊይዝ ይችላል ማለት ነው። እና ማርች ማለት እንግዲህ ብዙ ስራ ሰርተን ሁለተኛ ማንሳት በላይ እዚህ የተሰሩ ስራዎችን የምንገመግምበት የተቀሩ ስራዎችን ለመስራት የምንፈጥንበት ጊዜ ማርች ተብሎ ሊጠራ ይችላል ማለት ነው። እና ይሄ ወር ብዙ ስራዎች ይኖራሉ ብዙ ያልተጠናቀቁ እቅዶች እና እቅዶቹን በአጠቃላይ ራሳቸውን የሚያሳዩበት ለአመት ባጀቶች ለአመት እቅዶች ያስጨርሳሉ ያስጨርሳሉ ጉድሎት ያሳያለሁ ጉድለች አያሳዩም የሚለውን ለማረጋገጥና ለመተንበይ ምቹ ጊዜ እና መካከለኛ ጊዜ ማርች ተብሎ ሊጠራ ይችላል ማለት ነው

ወንበር ወንበር ማለት እንግዲህ የመቀመጫ ማረፊያ የሚለው ቃል ሊወክል ይችላል ማለት ነው። ወንበር ማለት የሰው ልጅ የሚቀመጥበት ለመቀማጥ የሚያገለግል ቁስ የቤት ወይም የቢሮ እቃ ተብሎ ሊጠራ ይችላል ማለት ነው። በሌላ አገላለጽ ወንበር ማለት ስልጣን ወይም ሀላፊነት ተብሎ ሊገለጽ ይችላል። ሰው ለወንበሩ ይሞታል ሲባል ሰው ለስልጣኑ ይሞታል ሰው ለሀላፊነቱ ይሞታል የሚለው ነው ካልን ሊገልጽ ወይም ሊተካ ይችላል ማለት ነው። እና ወንባር እንግዲህ ክብር የሚለው ጋር ሊገናኝ ይችላል ማለት ነው። እና ክብር ወይም ከፍታ ቦታ ጋር ተያይዞ ሊሆን ይችላል። እንትና ወንበር አለው ሲባል ስልጣን አለው ቦታ አለው ሀላፊነት አለው የሚለውን ይጠቃል ይሄ ማለት እንግዲህ በሰፈረኛ አገላለጽ እንጂ በአጠቃላይ ሁሉ የሚስማሙበት ላይሆን ይችላል

ሰራ ሰራ የሚለው ቃል እንግዲህ ምንድነው? እንጀራ የሚለው ቃል ወይም መተዳደሪያ የሚለውን ቃል ሊተካልን ይችላል ማለት ነው። ስራ ሰርቶ ይኖራል ይበላል ይጠጣል ስራ ሰርቶ ይለወጣል ስራ ሰርቶ ሰው የደረሰበትን ይደርሳል እንግዲህ ስራ የማይናቅና ክቡር የሆነ ሙያ ማለት ነው። ሰው በተለያዩ ሙያ በተማረበት ሙያ ሊሆን ይችላል በሰለጠነበት ሙያ ሊሆን ይችላል በልምድ ሊሆን ይችላል በጉልበት ሊሆን ይችላል ሰርቶ በልቶ ያድራል። ስለዚህ የሰው ልጅ ለመኖር በጣም አስፈላጊ ነገር ምንድ ነው ስራ ማለት ነው

የስራ ባልደረባ ማለት አብሮ የሚያድር አብሮ የሚውል በስራ ምክንያት ማለት ነው የተለያየ ሰፈር ቢወለድም እንኳን? ምንድነው በስራ ምክንያት ሌላ ቦታ ያለ ሰው በስራ አጋጣሚ ስራ አገናኝቶን አብሮ የሚኖር ማለት ነው ያ ማለት ምንድነው? ሳውዲጅ እንግዲህ በብዛት ቀኑን የሚያሳድፈው በስራ ነው ስለዚህ ለረጅም ጊዜ አብሮ ሊያሳልፍ የሚችል ጓደኛ የስራ እንግዲህ አለቃም ሊሆን ይችላል። አብሮ አንድ ላይ ስታፍ ቲም ሊሆን ይችላል። የተለያዩ ጉዳይ ስራ ያገኘው ሰው ስራ ባልደረባ ተብሎ ሊጠራ ይችላል

ልጅ ልጅ የምለው ቃል እንግዲህ ምንድነው አብሮ የወለደው የጉልበቱ ፍሬ ማለት ነው። ልጅ ማለት የራሱን የሚተካ ዘርን የሚተካ ማለት ነው። ልጅ ማለት እንግዲህ የአብራክ ክፍያ ተብሎም ሊጠራ ይችላል። ልጅ እንግዲህ በብዙም መልክ ይጠራል ማለትም ልጅ እና የሚያሳርፍ ማለት ነው። ወልዶ ሰው ያሳድጋል አሳድጎ ደግሞ በድጋሜ በስተርጂና እንግዲህ የሰው ልጅ እየኖረ እየኖረ የሰው በርግጥ የሰው ልጅ ብቻ ሳይሆን እንስሳትም የተለያዩ ነገሮች የራሳቸው የሆነ ልጆች አሉላቸው ማለት ነው። እና ልጅ እንግዲህ ፍቅር ነው። ልጅ እረፍት ነው። ልጅ እንግዲህ ብዙ ነገር ነው መተኪያ ነው። እና ልጅ ማለት ሁለተኛ ራስ ማለት ነው። የአብራክ ክፍያ ስጋ ማለት ነው። እና ልጅ እንግዲህ የፈጣሪ በረከት የፈጣሪ ጸጋ ተብሎ በብዙ መንገድ ሊገለጽ ይችላል ማለት ነው

ዘገየ ማለት እንግዲህ ምንድነው? ፍጥነት የሌለው ደካማ ቀስ ብሎ የሚሄድ የኤሊ አካሄድ የሚሄድ ወይ ካልሆነ ያልፈጠነ የሚለው ቃል ወይም ያመለጠው ወይም የዘገየ የሚለው አይነት ቃል ብዙ ሊገልጽ የሚችል ማለት ነው። መዘገየት ጥሩ አይደለም ብዙ ነገር ሰ በርግጥ አንዳንዴ መዘግየት ጥሩም ሊሆን ይችላል ግን ለመጥፎ ነገር መዘገየት ጥሩ ነው። ለጥሩ ነገር ግን መዘግየት የለብንም ማለት ነው። እና ዘገየ የምለው ቃል በራሱ ብዙ ነገር ይይዛል ማለት ነው

ሰማያዊ የሚለው ቃል እንግዲህ ምንድነው? የሰማይ ቀለም ያለበት ሰማይ የሚመስል ማለት ነው። ሰማያዊ ማለት እንግዲህ በእንግሊዘኛ ብሉ የሚለው ወይም ካልሆነ። ይሄ ውቅያኖስ ውሃ እይነት ቀለም ያለው ማለት ነው። እና ሰማያዊ ተወዳጅ ነው እና ሰማያዊ ይወደዳል ለምን ሰማይ ይመስለን ማለት ነው። እና ሌላ ደግሞ ሰማያዊ ማለት በሰማይ ከሰማይ በላይ ያሉ ፍጡርም ሰማያዊ ተብሎ ጠራ ይችላል ማለት ነው። ሰማያዊ የሚለው ቃል ተቃራኒው ደሞ ምንድነው? ሚድራዊ የሚለው ቃል ሊሆን ይችላል ማለት ነው። ሰማያዊ ማለት ከፍታ ሰማይ ያለ ምድራዊ ደግሞ ምድር ላይ ያለ ተብሎ ሊቀለድ ይችላል

ሜይ ማለት ግንቦት የሚል ቃል የሚተካና ዘጠነኛ ወር ያ ማለት ከሚያዝያና ከሰኔ መሃል የሚገኝ የሚገኝና እንግዲህ የከረምት የሚቀበል ወር ማለት ነው። እና ሜይ ማለት ዝናብ የሚዘንብበት ብዙ ጊዜ ዝናብ የሚጀምርበት ያ ማለት ዝናብና በእርግጥ የሜይ ላይ ዝናብና እና ፀሀይ የሚፈራረቁበት ወቅቶች ናቸው። ለምን የክረምት መቀበያ ነው እንጂ ክረምትም ያልገባበት በጋም ደግሞ ያልወጣበት መሸጋገሪያ ስለሆነ ሜይ እንግዲህ ሁለቱ የአየር ፀባይ ያለበት ነውና። ሜይ እንግዲህ በኢትዮጵያውያን ግንቦት በመባል ወይም ዘጠነኛ ወር በመባል ይታወቃል ማለት ነው

እሁድ እሁድ ማለት እንግዲህ ምንድነው? ሰባተኛ ወይም የሰንበት የመጀመሪያ ቀን በመባል የሚታወቅና የጌታ ቀን በመባል የሚታወቅ በቤተክርስቲያን ማለት ነው። እና እሁድ እንግዲህ ሰንበት ነው እሁድ የክርስቲያኖች ሰንበት ነው። ክርስቲያኖች እንግዲህ ፋሲጋ በዓል የሚያከብሩበት ነው ማለት ነው። በአይሁድም ዘንድ ሰንበት በእኛ በኢትዮጵያውያንም ዘንድ ሰንበት በመባልና የተከበረች ከቀናት ሁሉ የከበረች መሃሪ ሰንበት ተብላ የምትጠራ ማለት ነውና። እሁድን ግን የተከበረች የተቀደሰች የጌታ ቀን በመባል የምትታወቅ ነች። እሁድን በጣም ነው የምወዳት በጣም ነው የማከብራት። እሁድ በጣም የሚያስደስትና እረፍት የምናደርግባት መሃሪ በራስዋ የሆነች። ከቀናት ከእለታት ሁሉ የተለየች እለት በመባል ትታወቃለች ማለት ነው

አክስት አክስት እንግዲህ የምለው ቃል የእናት የአባት የእናት ወንድም የአባት ወንድም የሚለውን ቃል ሊተካ ይችላል ማለት ነው። እና አክስት ደግሞ ሌላ የእህት ልጅም ደግሞ የወንድም ልጅም አክስት ተብሎ ሊጠራ ይችላል። እና አክስት ያው የሁለተኛ እናት የሁለተኛ እናት የአባት የሄድ ከሆነች በቃ ሁለተኛ እናት በመባል የሚታወቁ ናቸው። እና ፍቅር ቅርብ ዘመድ የስጋ ዘመድ በመባል የሚጠይቁ አኪስቶች ተብሎ ይጠራሉ

አይን አይን የሚለው እንግዲህ ቃል ወሳኝ የሰውነታችን ክፍል ሆኖ ለማየት የሚያገለግለን እንግዲህ የሰውነታችን ሁሉ ብርሃን ነው ተብሎ የሚጠራና ሰው ያለ አይን መራመድ አይችልም ማየት አይችልም። ማንበብ አይችልም ጨለማውና ብርሃኑን መለየት አይችልም ቀንና ሌሊትን ለይቶ ማየት አይችልምና የሰውነታችን ሁሉ ብርሃን ነው አይን ስትታመም ምኑ ሰውነታችን ይታመማልና? አይን እንግዲህ አስፈላጊ የሰውነታችን ክፍል ነው ለአይን ጤንነት እንግዲህ በጣም ወሳኝ ነው መስራት አለብን። ይሄ ነው ማለት

ሲልክ ሲልክ የሚለው ቃል እንግዲህ ምንድነው? ቴሌፎን በመባል የሚታወቅና ዘመን ያመጣው የቴክኖሎጂ ውጤት ሆኖ ሰው ሳያንቀሳቅስ ከቦታው ወደ ቦታ በእግሩ ሳይሄድ ባለበት ሆኖ ካለበት ካለው ሰው ጋር በድምጽ ወይም በጽሁፍ መልእክት የሚላላክ እና የቴክኖሎጂው የሆነ ኤሌክትሮኒክስ ስልክ ተብሎ ሊጠራ ይችላል ማለት ነው። ስልክ እንግዲህ ብዙ ጥቅም አለው። በውስጡ እንግዲህ ያልያዘው ነገር የሌለው ብዙም መረጃ ያለው። ብዙ ድረገጾች ያሉበት። ብዙ እውቀቶች የያዘና ሰውን ከሰው ጋር የሚያገናኝ። ስልክ ተብሎ ሊጠራ ይችላል ማለት። ስልክ እንግዲህ ብዙ ጥቅም አለው። ያ ማለት ስልክ ዋየር ያለው እና ዋየር የሌለው ስልክ ተብሎ በሁለት ሊከፈል ይችላል። የእጅ ስልክ ወይም የኪስ ስልክ እና የቢሮ ስልክ በመባልም ይታወቃል ማለት ነው

ደቂቃ ደቂቃ የሚለው ቃል በሰአታት ውስጥ በአንድ ሰዓት ውስጥ ያለው ስልሳ ነው። ያ ማለት ስልሳ ሰከንድ በውስጡ የሚይዝ እና ለጊዜ ለአቆጣጠር የሚጠቅመን ቴክኖሎጂ ውጤት። ደቂቃ ተብሎ ሊጠራ ይችላል ማለት ነው። ደቂቃ እንግዲህ በእንግሊዘኛ ሚኒት ተብሎ ይጠራል ብዙ ጊዜ ሰዓት የሚቆጠረው በደቂቃ ነውና። ደቂቃ እንግዲህ ታዋቂ ነው ስልሳ ሰከንድ በውስጡ የሚይዝ ነውና

እንቁላል እንቁላል የሚለው ቃል እንግዲህ የዶሮ የወጣ ብዙ በውልጡ ፕሮቲን እየያዘና እንግዲህ የተለያየ አይነት ክፍል ያለው ደቡልቡል ነገር እንቁላል ተብሎ ይጠራል ማለትም ነው። ደቡልቡል ነጭ ከላኛው ነጭ ቀፎ ፓርት አለ የላይኛው ፓርት ከዛ ቀጥሎ ያለው ፓርት አለ። ከዛ ቀጥሎ ደግሞ ያለው አስኳላ ሶስት ክፍል በውስጡ ያለ እና በጣም ጠቃሚ ለሰውነታችን ገንቢ እና ፕሮቲን። ኮንተንት የያዘ ምግብ አይነት እና የ እንቁላል ማለት የዶሮ ውጤት እንቁላል በመባል ይታወቃል ማለት ነው። ሲፈለፈል እንግዲህ ጊዜ ደርሶ ሳይበላሽ ሲፈለፈል ምን አለ? ዶሮ ጫጩት ይወጣል ማለት ነውና አስፈላጊ ነገር ነው። ግን በዛ በተለየ ደግሞ ከደሮ እንቁላል በተለየ እንግዲህ የተለያዩ አይነት እንቁላሎች አሉ። እንቁላል ብዛት የሚታየው በሴት ወይም በአነስት ጾታ ባላቸው ነገሮች ላይ ነው። እና የተለያዩ አይነት እንቁላሎች ሊኖሩ ይችላሉ። ለትምህርት ለምግብነት ለተለያዩ ነገሮች የምንጠቀምባቸው የእንቁላል አይነቶች አሉ ማለት ነው

ፖሊስ ፖሊስ ማለት እንግዲህ ምንድነው? የህግ አካል ማለት ህግን የሚያስፈጽም አካል ነው። ይህ ግን በሃይል ተጠቅሞ ተመጣጣኝ ሀይል ተጠቅሞ ተጠቅሞ ሀይሎች ጋር ተባልሞ ተዋግቶ ሊሆን ይችላል። ህግን የሚያስፈጽም አካል ፖሊስ ተብሎ ሊጠራ አይችልም። ፖሊስ እንግዲህ ወንጀልን ለማቀላቀል ወንጀል ከተፈጸመ በኋላ በመመርመር ለሰው ልጅ የሚቆም ለሰው ልጅ ደህንነት ለሰው ልጅ ሰላም የሚሰራ ፖሊስ ተብሎ ሊጠራ ይችላል። ፖሊሲ እና ፖሊስ ይለያያል ማለት ነው። ፖሊሲ ማለት እንግዲህ ስትራቴጂ ማለት እቅድ ማለት ነው። እና ስለዚህ አሁን በዚህ አባባል ፖሊሲ ሳይሆን ፖሊሲ ነው። ፖሊሲ የሆነ ሲ ሳሊስ ሳሊስ ሲሆን ፖሊሲ የሚለው እቅድ ወይም ፖሊስ የሚለው ምንድነው? አዋጅ የሚለውን ደንብ መምሪያ የሚለውን ሊተካልን ይችላል ማለት ነው

ታክሲ ታክሲ እንግዲህ ምንድነው ታክሲ የሚለው ቃል ምንድነው? ለመንግስት ግብር ማውጣት ማለት ነው ያ ማለት ከምታገኘው ወይም ከተጠቀምከው የተለያዩ አይነት ምግብም ሊሆን ይችላል የተለያዩ ነገር ሊሆን ይችላል ከዛ እንግዲህ ቫት በልግ መቁረጥ ማለት ነውና መክፈል ማለት ነውና ታክስ ማለት ለሀገሪቱ መንግስት ግድ ነው ማለት ነው። እና ታክስ ያለ ታክስ እንግዲህ መንግስት ሰራተኞችን ሊያሰራ ፖሊስ ሊቀጥር አይችልም። መከላከያ ሰራዊትን ሊያሰማራ አይችልም። ታክስ ግዴታ የሚሆነው ሰው ወዶና ፈቅዶ ሲል ታክስ መክፈል አለበት ማለት ነው። እና ታክስ ብዙ አገልግሎት ብዙ ጥቅም አለው ማለት

ክሬዲት ካርድ የምለው ቃል እንግዲህ ምንድነው? ክሬዲት የሚለው እዳ የሚለውን ቃል ሲገልጽ ቃርድ ደመና ቃርድ ነው። እቃ እዳ የትም የሚመዘግብ ቃርድ የተመዘገበበት። የእዳው መጠንን የሚገልጽ ካርድ የሚለውን ሊገልጽ ይችላል በርግጥ ብዙም እርግጠኛ ባልሆንም። ሌላ እንግዲህ ክሬዲት ማለት የተጠቀምከውን። የተጠቀምከውን የክፍያ መጠን ካርድ ተብሎ ሊገለጽ ይችላል ማለት ነው፤ እና ከዚህ በርግጥ ከሁለቱ ሌላ የተለየ ሊኖር አይችልም ብዬ ተስፋ አደርጋለሁ።

አርብ አርብ ውውይ ማለት ቅዳሜ አርብ ማለት እንግዲህ ምንድነው ከሀሙስና ከቅዳሜ መሃል ያለ እለት ነች። እንግዲህ ከሳምንት ባሉት እስከ ሰባት ቀናቶች አንደኛይቱዋ ነች። አርብ እንግዲህ ጌታ ኢየሱስ ክርስቶስ የተሰቀለባት ቀን ነች። አርብ እንግዲህ ምትታወቀው በጾም በጸሎት የምናሳልፍባት ጊዜ ነች። አርበ እንግዲህ የሰው ልጅ ድህነት ሲፈጸም ብዙ ገነት ገቡ ማለት ሲኦል ለነበሩ ነብሳት ፈጣሪ አገልግሎት ማለት አስተማረበት እለት ነው። ሲኦል የመዘበረበት የበረበረበት ነው። ሀይለኛውን ዲያብሎስን ያሰረበት እለት በመሆኑ የነጻነት ቀን ነች። ለኛ ለክርስቲያኖች ግን የክርስቶስን ደግሞ የሰቀለችበት መሆኗ በሀዘኔታ የምናሳልፍባት ቀን አርብ ተብላ ትጠራለች ማለት ነው።

ልብ ልብ እንግዲህ ምንድነው? የሰውነታችን ውስጠኛው ክፍል ሆኖ የደም ዝውውራችንን የሚቆጣጠርልን ማለት ነው እና የቆሻሻ ደም የሚያወጣና ንጹህ ደም የሚያስገባ ወይም ደም የሚያጥብልን የሰውነታችን ክፍል ልብ ተብሎ ይጠራል ማለት ነው። እንግዲህ ልብ ብዙ አገልግሎት አለው ልብ ከተቆጣ ልብ ከታመመ እንግዲህ ሰው አደጋ ውስጥ ይወድቃል ማለት ነው። እና ልብ እንግዲህ ምንድነው? ከአእምሮ ቀጥሎ የማስታወስ ሀሳብ የማስታወስ ክህሎት ያለበት የሰውነታችን ክፍል ነው። ሰው በአዕምሮ ያስባል ሰው በልቡ ያስተውላል ያስተውላል ማለት ነው። እና ልብ እንግዲህ እውቀት ያለበት ደም ዝውውራችንን የሚቆጣጠርልን የተለያዩ ነገሮችን የሚሰራልን የሰውነታችን ክፍል ልብ ተብሎ ይጠራል

ወይን ጠጅ ወይን ጠጅ የምለው ቃል እንግዲህ ምንድነው? ከወይን ፍሬ የሚዘጋጅ የሚያጠጣ አይነት ያ ማለት አልኮል ኮንተንት ያለና እኔ ያሰክር የሚችል። ግን በጣም ጣፋጭና ተወዳጅ ምግብ አይነት ማለት የመጠጥ አይነት ምን ይባላል ወይነ ጠጅ ጠብሎ ይጠራል ማለት ነው። እንግዲህ ወይንም ጠጅ ከድሮ ከጥንት ጊዜ ጀምሮ ሰው የሚጠቀመውና በተለያዩ መልክ የሚዘጋጅ የመጠጥ አይነት በተለያየ በታሸጉ ጠርሙሶች ተደርጎ የሚሸጥና የብዙ ጥቅም ለሰውነታችን ጥቅም ያለ ሊያዝናና የሚችል። ደግሞ በተለያዩ ሆቴሎች እንግዲህ ለገቢ ማስገቢያ የምንጠቀምበት የመጠጥ አይነት ወይን ተብሎ ይጠራል ማለት ነው። ሰው ለተወዳጁ የሚጋብዘው የሚገባበዙበት ጓደኛ ከጓደኛ ጋር ስትገናኝ ሚስትግ ባል ጋር ስትገናኝ ፍቅረኛ ከፍቅረኛዋ ጋር ስትገናኝ የሚጠቀሙበት። ተወዳጁ የምግብ አይነት የመጠጥ አይነት ማለት ነው

አልገባኝም የምለው ቃል እንግዲህ ምንድነው? አልገባኝ ማለት አልተረዳሁም። ነገሩ ግልጽ አይደለም ምን ለማለት ነው የተፈለገው የሚልም ቃል። የሚገልጽ ነውና ትክክለኛ ቀጥተኛ ተቃራኒው ምንድነው? ገብቶኛል ተረዳው። ግልጽ ነው የምለው ቃል። ተቃራኒ ይሆናል ማለት ነው። እና አልገባኝም ማለት ድገምልኝ ወይም አስረዳኝ? ወይ አልተግባባውም የምለውም ቃል ለማለትና በማስረዳትና ዝርዝር ሀሳቦቹን በመግለጽ ይበልጥ ማብራሪያ ሲሰጥ። እንዲሰጥም የሚጠይቅ ጥያቄ አልገባኝም የሚለው ይሆናል ማለት ነው። እና አልገባኝም ብሎ የሚጠይቀው አካል ሲለ ሁኔታው ወይም ሲለ ጉዳይ ብዙ መረጃ እንዲኖረው የፈለገ ለመስማት ፈቃደኛ የሆነና መረዳት የፈለገ ሰው ነው። አልገባኝም ብሎ ሊጠይቅ የሚችለው ማለት ነው። ጥሩ ነገር ነው እንደዚህ አይነት ነገር ገብቶኛል ብሎ ከማለፍአልገባኝም ብሎ ማለፍ ኡይሻላል

ኖቨርበር ማለት እንግዲህ ምንድነው ከመጀመሪያው ወር ሴፕቴንበር ቀጥሎ እና ሰፕቴንበር ኦክቶበር ቀጥሎ ያለና ዲሰንበር ማር ከዋህ በፊት የመጣ ሶስተኛ ወራችን ኖቬምበር ተብሎ ይጠራል ማለት ነው። ኖቬምበር እንግዲህ ስሙ የእንግሊዘኛ ቃል ቢሆንም ወደ አማርኛ ሲተረጎም ምንድነው ህዳር መባል ይታወቃል ማለት ነው። ይህ ማለት ከወራት አንዱ ነው። በአመታችን በአመታት ውስጥ በአንድ አመት ውስጥ ካለው ከአሥራ ሁለት ወር ሶስተኛው ወር ወይም ሂዳር በመባል የሚታወቅ ወር ነው። ይህ ወር እንግዲህ ብዙ እህሎች አጨዳ የሚደርሱበት የተለያዩ ፍሬዎች የሚያፈሩበትና ሰው የሚበላበት የሚጠጣበት የጥጋብ ወቅት በመሆኑ ይታወቃል ማለት ነው። እና ተወዳጅ ነው። በሄዳር እንግዲህ ማንም ደሃ የለም። ለምን ምድሪቷ በረከቷን የምታስገኝበትን ፍሬዋ የሚደርስበት ወቅት በመሆኑ ማለት ነው። እና ጽጌ ጊዜ ጋር ይገናኛል። ለምን አበባዎች እና መሬቶቹ በአጠቃላይ በአበባ የሚያጌጡበት በአዳይ አበባ የሚያጌጡበት ወቅት ነው።

መልካም ልደት መልካም ልደት ማለት እንግዲህ ምንድነው? እንኳን ተወለድክ ማለት ነው እና ልደትም የሚያከብርበት ማለት ነው። ከዐመት ዐመት ሰው የተወለደበትን ዐመት እየቆጠረ ያንን ዐመት ሲቀይር በየዐመቱ መልካም ልደት ልደት በዓል ያወጣል ማለት ነው በዚያን ሰዓት የተወለደባትን ቀን ያመሰግናታል ማለት ነው። ይሄን እንኳን ተወለድኩ በመወለዴ እንግዲህ እንዲህ እንዲህ ሰርቻለሁ ለአለም እንዲህ እንዲህ አትርፌያለሁ የሚለውን ያስታውሳት ነው ማለት ነው። ከተወለደበት ሰዓት እስካሁን ድረስ እግዚአብሔር ፈጣሪ ለጠበቀው ጥበቃው ምስጋና ያቀርባል ማለት ነው። እና የልደት ቀን የሚደሰትበት የሚበላበት የሚጠጣበት የሚዘከርበት ቀን ይሆናል ማለት ነው

ወንድም ወንድም ማለት እንግዲህ ምንድነው? የ ከአንድ አባት እና ከአንድ እናት የአንድ የተወለደ በስራ ዘመድ የሚሆን ወንድም ተብሎ ይጠራል ማለት ነው። እና ወንድም ማለት እንግዲህ አጋዥ ማለት ነው። ፍቅር ማለት ነው መጠጊያ ማለት ነው የቅርብ ሰው ማለት ነው የስጋ ዘመድ ማለት ነው። ወንድም ማለት እንግዲህ ብዙ ነገር በውስጡ ሊይዘው ይችላል ማለት ነው። እና እንግዲህ ወንድምነት ከባድ ነው። ወንድም ማለት እንግዲህ ከጎኔ የሚቆም በሀዘንም በደስታየሚ ደስታን የሚካፈል ሀዘንን የሚያጋራ ሰው ወንድም ተብሎ ይጠራል ማለት ነው

መታጠቢያ ቤት የት ነው? የምለው ቃል እንግዲህ በተለያዩ ቦታ በሆቴልም ሊሆን ይችላል በመስሪያ ቤት ሊሆንም ይችላል አንድ እንኪዳ ሰው ምንድነው የምጠይቀው መታጠቢያ ቤት ያ ማለት በልቶ በኋላ ሊሆን ይችላል ሰውነትን ለማጠብ ወይም ሻውር ለመግባት ፈልጎ ሊሆን ይችላል ምን ይጠይቃል መታጠቢያ ቤት ሊጠይቀን ይችላል ማለት ነው እና በዚህን ሰዓት እንግዲህ እንግዳ ስለሆነ በሀገራችን በሃይል እንግዳ ክቡር ስለሆነ አዲስ የመጣ ሰው ክቡር ስለሆነ ጊዜ ነው የምልህ ያለበትን ታሳያለህ ማለት ነው እና ይሄ ጥሩ ነገር ነው ማለት ነው ሰው ካልታጠበ አስቸጋሪ ነው እና የታጠበ ቤት የግድ ካላወቀ ሌላ ቦታ እንዲቅባ ስለሚችል አቅጣጫ የሚጠይቅ አይነት ጥያቄ ማለት ነው እና ይሄ እንደዚህ አይነት ጥያቄ ሲመጣ በፖላቲን እንመልሳለን ማለት ነው

ኪሳራ ኪሳራ የሚለው ቃል እንግዲህ ብዙ ኪስረቶች ሊሆኑ ይችላሉ። ኪሳራ እንግዲህ ኔጌቲቭ ቃል ነው ትርፋማ አለመሆን ውጤታማ አለመሆንን ይመለከታል ማለት ነው። ኪሳራ ማለት እንግዲህ ጎዶሎነት ማለት ነው። የታቀደው ወይም የታሰበውን ነገር ጊቡን ሳይመታ ሲቀር ኪስረት ውስጥ ሰው ይገባል ማለት ነውና። ከኪስረት ይጠብቀን ኪስረት ማለት ቢክነት ማለት ነው። ኪስረት ማለት ውድቀት ማለት ነው። ኪስረት ማለት በቃ ኔጌቲቭስ ነገር ነው። እና የማያስደስት ነገር ስለሆነ ኪስረት ብዙም ማያስደስት ማንም መክሰር እንደሌለበት መጠንቀቅ ያለበት ቃል ማለት ነው። እና እንኪስረት አስቸጋሪ ነው። ከኪሳራ ይሰውረን ነው

አምስት አምስት የሚለው ቃል እንግዲህ ምንድነው? ከአራት እና ከስድስት መሃል የሚኖር እና የሚቆጠር ቁጥር ያ ማለት በሂሳብ ቋንቋ ለአንድ እና ለራሱ አምስት ብቻ የሚካፈል ቁጥር አምስት ተብሎ ይጠራል ማለት አምስት ማለት የአስር ግማሽ ነው። አምስት እንግዲህ ብዙ ነገር ሊሆን ይችላል ግማሽ በሚለው ሊታወቅ ይችላል እና አምስት ጥሩ ነው ቁጥር ነው ምን ምን ሌላ ነገር ሊኖረው አይችል ማለት ነው። ግን ሌላ በአምስት የሚከበሩ ባላቶች ሊኖሩ ይችላሉ ያው ቀን መቁጠሪያ ነው። ሌላ ነገር አይደለም ወይ ቀን መቁጠሪያ ነው ወይ በቃ ቁጥር ነው? የሆነ ነገር መቁጥሪያ ነው

መጥፎ የምለው ቃል እንግዲህ ጥሩ ቃልን የም ጥሩ የምለውን ቃል ተቃራኒ የሚሆን እና ሀሳቡ ድርጊቱ የማይዋጥለት፤ ደግሞ ጥሩ ሲራ የማይሰራ፤ ጥሩ ሆኖ ያልተሰራ ክፉ ወይም ደግሞ አጉል የሚለው ቃል ሁሉ መጥፎ የሚለው ቃል ኔጌቲቭ ቃል ነው መጥፎ ለሚለው የማያስደስት ነው ደስ የማይል ነገር እንግዲህ መጥፎ በምለው ይገለጻል።

ዶሮ ዶሮ እንግዲህ ምንድን ነች? ዶሮ ማለት ላብ ያላት ክንፍ ያላት የቤት እንስሳ ነች። እንቁላል በመጣል ብዙ ጥቅም የምታስገኝ ነች። ዶሮ እንግዲህ ያው ብዙ ጥቅም ያላት ታርዳም ትበላለች። ዶሮ እንግዲህ ብዙ ምግብ አይነት ይሠራባታል እና ለሰውነታችን ብዙ ጥቅም የሚስተዝገኝ ሥጋዋ ይበላል። እንቁላልዋም ይበላል። ብዙ ጥቅም ያለው ነውና ደብረዋ ተወዳጅ ነች

ትናንት ትናንት የለው ቃል እንግዲህ ያለፈውን ሀላፊውን ጊዜ የሚገልጽ የጊዜ እቆጣጠር ማለት ነው። እና ትላንት ማለት ያለፈ ነው ያ ማለት የሚመጣውን የነገ የተቃራኒ ወይም የዛሬ የተቃራኒ ነው። እና ትናንት እንግዲህ ያለፈ ነው ታሪክ ነው የሚሆነው ማለት ነው። ሰርቶ ሰርቶም ሳይሰራም ተሳክቶም ሳይሳካም አልፎ አስተምሮ እየሄደ ማለት ነው። እና ትላንትን መስራት የለብንም ለምን ያለፍንበት ነው እና ለነገ መስጠንቀያ ነውና። እና ጥሩ ትምህርት ቤት ነው ማለት ነው። እና ትላንት በዛ መልኩ ሊገለጽ ይችላል

ጣራ የሚለው ቃል እንግዲህ በቤት ቤታችን ላይ ከፍታው ላይ ያለ ማለት ነው። እና ቤታችን ጣራ የምለው ቃል እንግዲህ በቤት ቤታችን ላይ ከፍተኛ ላይ ያለ ማለት ነው። እና ቤታችን የቤታችን ጉበን ማለት የቤታችን ኪዳን ማለት ነው። እና በተለያዩ ዝናብ ውስጥ እንዳይገባ ፀሀይ እንዳይገባ የሚከላከለን ፓርት ማለት ነውና። ጣሪያ እንግዲህ ብዙ ነገር አለው